ማሰላሰል ታደርጋለህ ለሚለው አዎን ማሰላሰል አደርጋለሁ። ማሰላሰል ማለት አንድ ለተፈጠረው ችግር መፍትሄ ለመፈለግ ማሰላሰል ነው። ሁለተኛ ደግሞ እሚፈልገውን ነገር ማወቅ እሚፈልገውን ነገር ለማግኘት ማሰላሰልን እንደ አንድ ነገር እንደ ጥሩ ነገር አርጌ እወስደዋለሁ ማለት ነው